ስለ ቤተሰብህ ንገረኝ? ያአልከኝ እንግዲህ ያው ቤተሰቤ እኔ ባለቤቴ አራት ልጆች አሉን። የመጀመሪያ ልጃችን አለ ወንድ ሳሙኤል በድሉ የሚባል። ሁለተኛ ልጃችን እንደዚህ ሶስተኛ አራተኛ ልጆች አራተኛ ልጅ አለን ማለት ነው ሶስት ወንዶች አንድ ሴት እና ያው ቤተሰብ ነው ማለት ነው። ስድስት ፋሚሊ ስድስት ሜምበር ያለው ወይም ስድስት አባላት ያለው ቤተሰብ ነን። እና ያው እኔም ራሴም ከሰው ወለድ ነበረ። ቤተሰብ አለ ባለቤቴም ያው እንግዲህ የኔም የባለቤቴም አባቶች ደግሞ በህይወት የሉም። እናቶቻችን ናቸው በህይወት ያሉት። ባለቤቴ ለቤተሰቧ ብቸኛ ልጅ ለእናቷ ብቸኛ ልጅ ነች። እና እኔም ደግሞ ያው ብቸኛም አይደለችም አክችዋሊ ለአባቷ ሁለተኛ ልጅ ነች። እኔም ደግሞ እንደዚሁ ለቤተሰቤ የመጨረሻ ልጅ ነኝ። ከአራት ልጆች መካከል ማንን ነው እና ቤተሰቦቻችን ታሪክ ይሄ ነው። ያው እንግዲህ እኔም አሁን እድሜዬ ከፍ ብሏል ጎልማሳ ነኝ። እንግዲህ ጎልማሳ አርባዎቹ ቤት ያለው ጎልማሳ ነኝ። ነው እና ባለቤቴም ወደ አርባዎቹ መጀመሪያ ልትጠጋ እየተጠጋች ነው ወደዛው አካባቢ ነው። ያለነው ያው ልጆቻችን እያደጉ ነው ወይ መጀመሪያው አስራ ቤት ነው። ሁለተኛዋ ደግሞ ከአስር በታች ነች። ሶስተኛው እንደዚህ እያለ እንግዲህ ቲኔጀሮች ናቸው ማለት ነው ታዳጊዎች ናቸው። ቤተሰባችን እንደዚህ ነው ደግሞም አንድ አንድ ጊዜ ያው አንዳንድ ጊዜ ብቻ ሳይሆን የስራ የሚረዱን ሰዎችም ያው ይኖራሉ። አሁን ለጊዜው ስራ የምትረዳን ልጅ ከስራ ወጥታ ነው ያለችው እና ሌላ ቦታ ላይ ገብታ ነው ያለችው እንጂ ስራ የሚያግዘን ሰው የቤት ሰራተኛ እግዚአብሔር ያው ብዙ ጊዜ ይሰጠናል። እና ስራ የሚረዱን ሰዎች ይኖራሉ አንድ ላይ ያው ሰባት ቤተሰብ እንሆናለን ማለት ነው እና ሰባት ቤተሰብ ነው ያለነው ማለት ነው። እና የኑሮአችን ሁኔታ አክስት አጎት የሚባል ነገር አያት የሚባል ነገር ፋሚሊ አለ ማለት ነው። ለልጆቻችን አያተ የሚሆኑ እናቶቻችን አሉ ለልጆቻችን እና አክስት አጎት የሚሆኑ ደግሞ በዙሪያችን አሉ ማለት ነው። እና ይሄ ነው የቤተሰባችን የፋሚሊያችን አጠቃላይ ሁኔታ እና በተቻለ መጠን ያው እንግዲህ ፋሚሊ በሚል የምንልበት ጊዜ ሁሉም ነገር ፋሚሊ ውስጥ እንግዲህ ነው የሚገዛው ፍቅር ነው። የሚሰራው ፍቅር ነው የሚመራው በፍቅር መርህ ነው የምንመላለሰው እና አንዳችን የአንዳችንን ፍላጎት እናውቃለን አንዳችንን ደንቦ የሌላችንን ፍላጎት እናውቃለን በዛ በፍቅር ማዕከላዊነት ቤተሰቦቻችንን እናስተዳድራለን ማለት ነው። እንግዲህ ባለን አቅም ያው ኢትዮጵያ ውስጥ የቤተሰብ ሁኔታ እርስ በእርስ ያለ ግንኙነት ጠንከር ያለ ነው። ከሌላው አለም ምናልባትም ከጃፓን እና ከህንድ ከሌሎች የምስራቅ አካባቢ አካባቢ ሀገሮች ቤተሰብ ያልተናነሰ የቤተሰብ ትስስር አለ። እና በእርግጠኛ ዋናው ቤተሰቦቻችን መንፈሳዊ ቤተሰቦቻችን ናቸው ብለን እናምናለን። መንፈሳዊ አባት እናት መንፈሳዊ ወንድም እህቶች አሉን። ልጆች አሉን። ያንን ነው እኛ ከበክርስቶስ ያገኘነውን ህብረት ለልጆቻችንም እንደ አክስት እንደ አጎት እንደ እናት እንደ አባት ያው በጌታ ያገኘናቸው ቤተሰብ ናቸው። ወሳኞቹ ማለት ነው። እና እኛ በክርስቶስ እንግዲህ አዲስ ፍጥረት ሆነናል የአዲስ ፍጥረት ህብረቶች ነን። ስለዚህ ያንን ህብረት ከባዮሎጂካሊ ካገኘነው ህብረት በላይ እናከብረዋለን